ካልሲ እንግዲህ ካልሲ ማለት ከጫማ ከሽፍን ጫማ በፊት የምንለብሰው የእግር ሁለት እግር ላይ የምንለብሰው የልብስ አይነት ነው። ጫማ ከመልበሳችን በፊት እግራችን ላይ ካልሴ ሁለቱም እግራችን ላይ እናጠልቃለን። ከዛ ካጠለቅን በኋላ ጫማ እንለብሳለን እና ያ የምናጠልቀው የሚል የልብስ አይነት ካልሲ ብለን እንጠራዋለን። እና ካልሲ በጠቅሉ አንድ ቤት ውስጥ አንድ ሰው ብዙ ካልሲ ሊኖረው ይችላል። የሀገረኛ ካልሲ ሊኖር ይችላል። ጥሩ ካልሲ ሊኖር ይችላል። የተለያየ ካልሲ ያለው ስለዚህ አንድ ሰው ብዙ አይነት የካልሲ አይነት ይኖረዋል በከለርም ነጭም ቀይም ጥቁርም ሰማያዊውም። የሆነ ቡነኝ የተለያየ ከለርም ከለር ሊኖር ይችላል። ካልሲ አይነት ረጅም ካልስ አጭር ካልስ የሚባል አለና ሶ ሁሉ ሊኖር ይችላል። ለዚህ ካልሲ ማለት እግር ላይ የሚጠለቅ የልብስ አይነት ነው ማለት ነው።

ቀይ ሽንኩርት ቀይ ሽንኩርት እንደ አንዱ የሽንኩርት አይነት ነው። ብዙ አይነት ሽንኩርቶች አሉ ነጭ ሽንኩርት ይባላል ቀይ ሽንኩርት ይባላል። እና ቀይ ሽንኩርት ለወጥ የሚሆን። በዘይት ተቁላልቶ ተመጀመሪያ ሽንኩርቱ ይከተፋል ይላጣል ይከተፋል። ይቁላላል በዘይት ከዛ ለወጥ አንድ ጣፋጭ ጣፋጭ እንዲሆን ያደርገዋል። ለወጥ እና ሽንኩርት ቀይ ሽንኩርት ሲሰራ ራሱ አርሶ አደሩ። ማሳ ላይ ሲሰራው ትንሽ አስቸጋሪ ባህሪ አለው። መጀመሪያ ያፈላሉ ፍል ችግኝ ከዛ በኋላ እንግዲህ ያን ችግኝ ይተክላሉ በውሃ አጠጥተው መሬቱን ከዛ በኋላ ይኮተኩታሉ ያርማሉ ምን ያህል ይንከባከባሉ። እንደገና ዳመና ከላይ ብቅ ካለ ደግሞ መድሃኒት ይረጫሉ። ምች እንዳይመታው ከመታው ቅጠሉን ስለሚበላሽ። በዛ ወይ በዛ ሁኔታ ነው እንግዲህ ሶስት ወር ቆይቶ ሽንኩርት የሚሆነው። ያ ደግሞ ሽኩርት ይሸጥና የሆነ ዋጋ ያወጣል። ከዛ በኋላ የገዛው አካል ያንን ሽንኩርት ለወጥ ምናምን ይጠቀሙበታል ማለት ነው። እና በዚህ መንገድ ነው ቀይ ሽንኩርት እንትን የሚለው ማለት ነው። ለወጥ በጣም ጠቃሚ ወሳኝ ቅመም ነው የቅመም አንዱ ነው። እና ቀይ ሽንኩርት እንደዚህ ይሄን ይመስላል